ሙዚቃ መሳሪያ ዘመናዊዎችን መጫወት አልችልም ነገር ግን የአካባቢ ባህላዊ መሳሪያ ለምሳሌ ከበሮ መጫወት እችላለሁ። በአብዛኛውም አቅራቢያ አካባቢ ስለሚገኝ እሱን መጫወት እችላለህ።

ዋሸንት እንደ ሁኔታው ነው የሚወሰነው። ነገር ግን በብዛት። ትዝ አይለኝም ተፈጥሮን መዋሸት አልችልም። ለመዋሸት አስቤ እንኳን መዋሸት አልችልም። በዚህ በዚህ መዋሸት ከሞላ ጎደል ደስ አይለኝም።

እርሳስ አልጠቀምም በብእር ነው። እርሳስን የማስታውሰው ተማሪ ህይወት ላይ ያለው ነው። በድሮዊንግ በተለያዩ ሲዕል በምስልበት ጊዜ። ከአስራ አምስት አመት በፊት እንጂ አሁን ላይ ብእር ብቻ ነው የምጠቀመው።

ከስራ ሰዓት ቡሃላ አሰራለሁ። ምን አይነት ስራ አይነት ከሆነ? የምሰራቸው ስራዎች ድረ ገጾችን መጎብኘት ሊሆን ይችላል። የተለያዩ የቤት ውስጥ ስራዎችን ልሰራ እችላለሁ። የተለያዩ አካባቢ ላይ የሚሰሩ ስራዎችን ልሰራ እችላለሁ

አላነብም የመስመር ላይ ሳህን እኔ በብዛት ዜና የምከታተላቸው በቴሌቪዥን በዩቲዩቦች ላይ የሚለቀቁ ትኩስ ትኩስ ዜናዎችን ነው እምከታተለው። ማንበቡ ጋዜጣ ማንበቡ ኦንላይን ድረገፆች ላይ ማንበቡ እስከዚህም ነኝ።

በስራዬ ላይ ያለኝ ተግዳሮት። አንደኛ ደንበኛን በመቀበል ፍላጎት በኢነርጂ ዙሪያ ስለሆነ ምን አይነት ኢነርጅ ነው የሚፈልጉት? የሚለውን አስተዋውቃለሁ ከዛ በኋላ ሳይዝ ማድረግ። ምን አይነት ሶላር ነው የሚፈልጉት? የሚለውን ሳይዝ አደርጋለሁ። ከዛ በኋላ ዋጋ አወጣለሁ። ተጠቃሚን ተጠቃሚ አደርጋለሁ ፍላጎት በመጣ ቁጥር።

አዎ ገመድ በጣም ነው የሚጠቀመው የኤሌክትሪክ ገመድ በብዛት እጠቀማለው። ከስራዬ ጋርም ስለሚሄድ። የተለያዩ ሶላሮችን በመጠቀም ነው የሶላር ገመድ በመጠቀም ነው። ያን ሶላር ማህበረሰቡን ተጠቃሚ የማደርገው። ተጨማሪም ገመድ የሚጠቀመው ቤት ውስጥ የተለያዩ የኤሌክትሪክ ፍጆታ ለመጠቀም ገመዶችን እጠቀማለሁ።

በቤቴ ውስጥ ልዩ የሆነ መቀመጫ የለኝም። በአካባቢው የተለመደ ማህበረሰብ የሚጠቀመው ሶፋ የሚባል መቀመጫ ኩርሲ የእንጨት እና የስፖንጅ ኩርሲ የመሳሰሉትን እንጂ እየተለየ ከማህበረሰቡ ወይም ከጎረቤት የተለየ። መቀመጫ አልጠቀምም።

በጣም መደራደር ችላለው ዋጋዎች ላይ ገበያ በሄድኩ ቁጥር የትኛውም የገበያ ሱፐር ማርኬት ይሁን። በአካባቢው ባለው የሜዳ ላይ ገበያ ይሁን መንገድ ላይ የሚያዟዙሩት ይሁን። ተደራድሬ እገዛለሁ። ዝም ብዬ በተጠቀሰው ዋጋ ወይም ግለሰቡ ባነሳ ዋጋ ሳይሆን ተከራክሬ ዋጋን እደራደራለሁ

በእኛ አካባቢ ሽማግሌን የማክበር አኳኋን በመንገድ ላይ በምንሄድበት ጊዜ ጎምበስ በማለት ሽማግሌን ሰላምታ እጅ እንነሳለን። በተጨማሪም በቤት ውስጥ ሆነን ከውጪ በሚገቡ ሰዓት ከወንበር በመነሳት እናከብራለን። በተለያዩ ነገሮች ላይ ቅድሚያ ለሽማግሌ በመስጠት አክብሮታችንን እንገልጻለን።

ቤተሰብ ከእኔ ጋር አራት ነን። ባለቤቴ እና አንድ ሴት ልጅ አለኝ። አራተኛዋ የ ዘመድ ልጅ አናሳድጋለን። በአጠቃላይ በአንድ ቤት ውስጥ ለአራት እንኖራለን። ሶስት ወንድ ይቅርታ አንድ ወንድና ሶስት ሴት።

በግል ደረጃ ላፕቶፕ የለኝም እኔ እምጠቀመው የመስሪያ ቤት ደስክ ቶፕ እጠቀማለሁ ከዚ በፊት ነበረኝ ስለተበላሸብኝ። አሁን ላይ ላፕቶፕ አልጠቀምም ዴስክቶፕ ነው በአብዛኛው ጊዜ እምጠቀመው። ለማንኛውም አገልግሎት

የትርፍ ጊዜ የማሳልፋቸው የግል ስራዎችን በመስራት ነው። ለምሳሌ የኦንላይን ስራ እንደ ክሪፕቶ ያሉ ስራዎችን እና አድቨርታይዚንግ የማስታወቂያ ስራዎችን በትርፍ ጊዜ። እሰራቸዋለሁ።

ትንሽ ያለውማ ሰፈር ውስጥ መጫወት ከህፃናት ጋር መጫወት ከዛ ባለፈ። ጓደኞች በእኔ እድሜ ያሉ ጓደኞች ቤት ሄዶ በመጫወት አልፎ አልፎም ለእናቶቻችን ለአባቶቻችን ትእዛዝ መታዘዝ።

ስታመም ከስራ መቆየት ወይም ሰዓት ማሳለፍ እንደህመሙ ነው። ህመሙ በጣም የጸና ከሆነ። ለቅርብ ሀላፊ በማሳወቅ ወደ ህክምና ሄጃለሁ። በሚል አሳውቄ ልቆይ ሊዘገይ እችላለሁ።

በመስመር ላይ አልፎ አልፎ ሙዚቃ አዳምጣለሁ፣ በምን ሰዓት የምሰራቸው ነገሮች ጽሁፋዊ ከሆነ እና ቪዲዮ የማልከታተል ከሆነ እየዳመጥኩኝ ስራዬን እየሰራሁ በመስመር ላይ ሙዚቃ አዳምጣለሁ።

በጣም አዎንታዊ አስተያየት ተቀብዬ አውቃለሁ እኔ ትክክል አለመሆኔን አስተያየት በምትሰጡት ሰዓት ሙሉ በሙሉ እቀበላለሁ። በስራም ሊሆን ይችላል በጨዋታ በኩልም ሊሆን ይችላል። አዎንታዊ አስተያየት ሙሉ በሙሉ እቀበላለሁ። ከጓደኛም ይሁን ከማንኛውም ግለሰብ እቀበላለሁ

እጅግ በጣም ሰዓት አክባሪ ነኝ። በየትኛውም ስብሰባ ላይ ይሁን በየትኛውም በምጠራበት ጊዜ ሰአቴን ጠብቄ በሰአቱ የመገኘቱ ልማድ በጣም አለ። እንደውም ቢያንስ አምስት ደቂቃ አስር ደቂቃ ቀድሜ እደርሳለሁ።

የአካል እንቅስቃሴ አደርጋለሁ አልፎ አልፎ ሃያ ደቂቃ ከ ሃያ እስከ ሰላሳ ደቂቃ አደርጋለሁ በሳምንት ሁለቴ ወይም ሶስቴ ሊሆን ይችላል። ከሃያ እስከ ሰላሳ ደቂቃ የሰውነት እንቅስቃሴ በቤት ውስጥ አንዳንዴም ደጅ ከቤት ወጣ ብዬ እንቅስቃሴ አደርጋለሁ።

እኔ ልዩ በዓል እና ከልዩ ልዩ አድርጌ የምወደው በዓል የጌታችን የኢየሱስ ክርስቶስን ልደት ነው። ለኔ ልዩ በዓል ነው። ከዛ ቀጥሎ ዘመን መለወጫ የኢትዮጵያን ዘመን መለወጫ መስከረም ነው የሚባለው መስከረም ላይ በጣም ደስተኛ ነኝ።

እጅግ በጣም እጠቀማለሁ። ከከተማ ወደ ገጠር ከከተማ ወደ ከተማም ቢሆን ከቤት ወደ ስራ ቦታም ቢሆን የምጠቀማቸው የህዝብ ማመላለሻ ባሶችን እጠቀማለሁ። የህዝብ ማመላለሻ ታክሲዎችን እጠቀማለሁ የግል ተሽከርካሪ ስለሌለኝ አብዛኛውን ጊዜ የህዝብ ማመላለሻ ነው የሚጠቀመው።

ጣት የምመገበው ምግብ ቤት ያፈራውን ነው። ቀለል ያሉ ምግብ ብወድም ጠዋት ጠዋት እንደ ፋቲ በጣም ፕሮቲን የሆነ ምግብ ቢሆን እመርጣለሁ። ግን ቤቴ ያፈራው ነው። የምመገበው

ብስክሌት በጣም ቆይቷል ብስክሌት የምጋልበው። ተማሪ ያለው ብስክሌት እጋልብ ነበረ። ከዛም ሃይስኩል ጨርሼ ወደ ዩኒቨርሲቲ ሄጄ ከተማው የምማርበት ከተማ ለብስክሌት ምቹ ስለነበረች። ብስክሌት እጠቀም ነበር። ነገር ግን አሁን ቆይቻለሁ ከ ከአስራ አምስት አመት በፊት ነው። ብስክሌትን የተጠቀምኩት

ቅጽል ስም አለኝ። አሁን አሁን ሰው በትክክለኛ ስም ቢጠራኝም ከ አስራ ስድስት አስራ ሰባት አመት በፊት ቅጽል ስሜ ጭራቶ ይባላል። ቤተሰብ ትግሉን ብሎ ይጠረኛል። ከሁለት አካባቢ ቅጽል ስም ነበሩኝ

ይቅርታ መጠየቅ በክፍል ቀላል ነው። የሚከብደው ይቅርታ ተበድለህ ይቅር ማለት ይቅርታ መጠየቅ ይከብዳል። በድሎ ይቅርታ መጠየቅ በጣም ቀላል ነው። ነገር ግን ያ ግለሰብ ወይም ያ ግሩፕ በድሎህ ይቅርታ መጠየቅ። ሊከብድ ይችላል ተበድሎ ይቅርታ መጠየቅ ሊከብድ ሊከብድ ይችላል። ነገር ግን በድሎ አንድ ሰውን ጎድቶ ይቅርታ መጠየቅ በጣም ቀላል ነው። ለአእምሮም እረፍት ይሰጣል።

ያች ግቦች አሉኝ። እሱም እ ከሙያ ጋር ሚሄደው እንደ ሶላር እቃዎች እሱ እንደ ሽያጭ ግብ ነው። የሶላር እቃዎችን ለማህበረሰቡ ለአርሶ አደሩ። ለተለያዩ ድርጅቶች ሽያጭ ለማድረግ ግብ እንይዛለን።

እንደዚህ አይነት ስራ ስሳተፍ ለመጀመሪያዬ ጊዜ ነው። ከዚህ በፊት ተመሳሳይ ቪዲዮ። አይነት ስራ እንጂ በአውዲዮ ስራ ላይ ስሳተፍ ለመጀመሪያ ጊዜ ነው።

የድርጅቶች ዝግጅቶች ላይ እሳተፋለሁ። ለምሳሌ: ስልጠና በመስጠት እሳተፋለሁ። የተለያዩ ውይይቶችን በማድረግ እሳተፋለሁ። የተለያዩ ሴሚናር ዝግጅቶች ሲደረጉ የጋበዘኝ ድርጅት ላይ እሳተፍለሁኝ።

ማንቂያ ሰዓት አልጠቀምም። መጀመሪያ መነሳት የሚፈልግበት ሰዓት ለአእምሮ ከነገርኩኝ በዛች ሰዓት የመንቃቱ ልማዱ አለኝ። በራሴ ልማድ ያደረኩት በማንኛውም ሰዓት እነቃለሁ ካልኩኝ ከእንቅልፌ እነቃለሁ። እንጂ የማንቂያ ሰዓት አልጠቀምም።

አበረታታ አበረታታለው ከእኔም በላይ በኢኮኖሚ ይሁን በእውቀት እንኳን ቢሆን በልምድም ቢሆን ካደነቅኩት አበረታታዋለሁ። እንዲበረት አደርጋለሁ ያ ግለሰብ። እንጂ ሌላ የማይሆን ነገር ጥንካሬውን የሚቀንሰውን ተግባር ወይም ቃላት አልጠቀምም።

ቀርቀሃ በአካባቢያችን በጣም ነው የሚያድገው። አካባቢያችን ቆላማ ፓርት አለው። ደጋማም ፓርት አለው ደጋ አካባቢ ያለው ቀርቀሃ። በጣም ረዣዥምና ቅርፊቱ ለቤት ሳርቤት ይባላል በአካባቢ ቋንቋ ለሳርቤት ቤት ቀፎውን እንጠቀማለን። ቀርቃሀውን ደግሞ ለቤት ማጠንከሪያ ዙሪያ ዙሪያውን ለመስራት እንጠቀማለን። አንዳንድ ሰፈርም ለአጥር ይጠቀማሉ። ለተለያዩ የቤት ውበትም ይሁኑ። ወንበር ሊሆን ይችላል መብያ እቃ ሊህን ይችላል። ቀርቀሀን እንጠቀማለን።

አመታዊ ክብረ በዓሎችን አከብራለሁ። ለምሳሌ እኔ ኦርቶዶክስ ሃይማኖት ነኝ ኦርቶዶክስ ተዋህዶ። አመታዊ የቅዱስ ገብርኤልን በዓል አከብራለሁ። አመታዊ የ የእመቤታችን ቅድስት ድንግል ማርያም ክብረ በዓል ውልደቷን እርገቷን አከብራለሁ። ከዛም በስፋት የምናከብረው ጥምቀት ባህል ጥምቀት አመት በየአመቱ እናከብራለን። እንደዛውም መስቀል እናከብራለን። ይህ ሃይማኖታዊ ክብረ ባል ውስጥ ስለሚካተቱ በስፋት እናከብራቸዋለን

አው ሰነዶች ሰነዶችን አዘጋጃለሁ የስልጠና ሰነድ እና የበጀት ለማፈላለግ ከተለያዩ ድርጅት መንግስታዊና መንግስታዊ ካልሆኑ ድርጅቶች በጀት ለማፈላለግ ስነዶችን በብዛት አዘጋጃለሁ።

አዎን ራሴን በጣም እወደዋለሁ። ምክንያቱም ለነገ እያልኩ ምጥረው ራሴን ብወድ ነው። ራሴን መውደዴን የማውቀው ለነገዬ ብዬ ጥረት አድርጌ የምሰራቸው ነገሮች። እውቀትን ለማዳበር ሰፊ ጥረት የማደርገው ራሴን ብወድ ነው።

አሁን የድሮ ፎቶዎች አሉኝ። በሶፍት ኮፒ እና በሃርድ ኮፒ በአልቢ ተቀምጦ የድሮ ፎቶዎች አሉ። ብዙ ትዝታዎችን በሱ እመለከታለሁ። ስለዚህ በርካታ የድሮ ፎቶዎች የህፃንነት የወጣትነት ፎቶዎች አሉኝ።

አለቃዬ ጋር ያለው ግንኙነት መልካም ነው በመከባበር ላይ የተመሰረተ የስራ ግንኙነት አለን። ግልጽ የሆነ የስራ ግንኙነት አለን። በግልጽ የተለያዩ ስራዎችን እንሰራለን። በመተማመን በእቅዶቻችንን በመከለስ ተግባሮቻችንን በሰለማዊ መንገድ እናከናውናለን።

ኦ ጥፍሬን በጣም ነው የሚቆርጠው የእግር ጥፍርም ሆነ የ የእጅ ጣት ጥፍር። አላሳድግም ቶሎ ሲያድግ አነሳዋለሁ ምክንያቱም ጥፍር ንጽህና መጠበቅ ስላለበት። አላሳድግም የልጆችንም እንደዛው ጥፍራቸውን ተከታትዬ አስተካክላቸዋለሁ።

ጫጫታ ከባድ ነው። ጫጫታ ሲኖር ብዙ ወከባ ይፈጠራል። ጫጫታ ያለበት ቦታ አይምሮን ነፃ ማድረግ አይቻልም። ጫጫታ የበዛበት ቦታ ስራን ለመስራት በጣም ይከብዳል። ስለዚህ ጫጫታ ከጥቅሙ ጉዳቱ በጣም ነው የሚያመዝነው።

መተግበሪያዎችን በጣም አወርዳለሁ ቢያንስ በሳምንት አንድ መተግበሪያ ላወርድ እችላለሁ። ምክንያቱም ክሪፕቶ ማይኒንግ አፖችን ስለሚጠቀም በየጊዜው የሚለቀቀው መተግበሪያ በየአራት ሰዓቱ ማይን የሚደረጉ መተግበሪያዎችን ከፕሌይ ስቶር። በጣም አወርዳለሁ ቢያንስ ቢያንስ በሳምንት አንድ አወርዳለሁ።

ዛሬ ጠዋት የመጀመሪያ ምግቤ የነበረው እንጀራ በወጥ ነበረ፣ ከጎን የተወሰነ ቅጠላ ቅጠል ነክ ጎመን ሀበሻ ጎመን ነበረ ዛሬ የተመገብኩት ጠዋት ላይ ይሄን ይመስላል።

የስራ ቦታ ደህንነቱ ጥሩ ነው። ጥሩ ነው። አንዳንዴ ግን ትንሽ የድምጽ ችግር አለ ከበስተጀርባ የትራፊክ መንገዶች አሉ። ትንሽ ደግሞ በ ሁለት መቶ ኪሎ ሜትር በማይሞላ ርቀት ላይ የግንባታ የቤት ግንባታ ድምጽ ትንሽ ይረብሻል። ከዛ ውጪ ደህንነቱ የተሻለ ነው።

በትክክል በእንጨት ማብሰል እችላለሁ። በተለይ ህፃን እያለው እሸት በቆሎ በእንጨት እያበሰልን እንበላ ነበረ። ከዛም አልፎ ቤተሰብ ምግብ ስናዘጋጅ በእንጨት ነው ለቤተሰቦቻችን አዘጋጅተን። የምናቀርበው

የቀን መቁጠሪያ በጣም እጠቀማለሁ። ምክንያቱም አሁን የኢትዮጵያ የቀን መቁጠሪያ ጥሪያ ከገርጎሪያን የቀን ሙቅጥሪያ የተለየ ነው። ስለዚህ ሁለቱን ያፈራረኩ በጋርጎሪያን አቆጣጠር ዛሬ ምንድነው? በኢትዮጵያስ የቀን አቆጣጠር ዛሬ ምንድነው የሚለውን እ እጠቀማለሁ

ልብሶችን በስርዓት ነው የማስቀምጠው። ሸሚዝን በሸሚዝ ቦታ ቲሸርትን ደግሞ በቲሸርት መደዳ። በተጨማሪም ቦላሌ ጂንስ ሱሪዎችን። በቦታ በአንድ ቦታ አስቀምጬ። እንደየ ቦታቸው ከፋፊዬ አስቀምጬ። እጠቀማለሁ የታጠበውንም ያልታጠበውንም ለይቼ ነው ማስቀምጠው።

ደንበኞች ጋር በደንብ ነው የሚሰራው። ረጅም አመታት ደንበኞች አሉኝ። በሞያ መስመር በተለይ ከአስር አመት በላይ ደበኞች አሉኝ። እስካሁን የሚያቁኝ በሞያዬ ዘርፍ። ስለዚህ ደንበኛ ረጅም አመት ያስቆጠሩ ደንበኞች አሉኝ።

እጅ መጽሐፍ እወዳለሁ፤ በተለይ በጥቁር እስክርቢቶ መጽሐፍ ደስ ይለኛል። ቴክኖሎጂው መጥቶ በኮምፒውተር ስለሚፈጥን እንጠቀማለን እንጂ በእጅ መጽሐፍ ደስ ይለኛል። በተለይ በጥቁር እስክርብቶ መጽሐፍ በጣም ነው የምወደው ከድሮ ጀምሮ ከተማሪ ህይወት ጀምሮ

አደርጋለሁ አትክልት በተለይ በቢሮ አካባቢም አትክልቶችን እተክላለሁ በቤቴም አካባቢ አትክልቶችን ዝናብ ሲመጣ አትክልቶችን እተክላለሁ እንከባከባለሁ። በተለይ ክረምት ላይ በጣም ነው የምንከባከበው።